በቤትህ ልዩ የሆነ መቀመጫ አለህ ይላል ጥያቄው? በቤቴ ውስጥ ልዩ የሆነ መቀመጫ አለ። ያ መቀመጫም ደግሞ አሁን ራሱ ቤቴ ውስጥ ስላለው እያየሁት ነው ቁጭ ብዬ ማለት ነው። በጣም ቆንጆ መቀመጫ ነው ያማረ ነው። መልኩ ደግሞ በጣም ያምራል ብታዩት ማለት ነው እናንተ ራሱ ብታዩት መልኩ እንዴት አባቱ እንደሚያምር ማለት ነው። እና እኔ የገዛሁት ያው ከቅርብ ጊዜ ወዲህ ነው። ብዙም አልቆየም ከገዛሁት እና በጣም ነው የሚያምረው እቃው ማለት ነው ቆንጆዬ እቃ ነው። መልኩም ደግሞ በጣም ነው የሚያምረው ስትቀመጡበትም በጣም በቃ ቆንጆ እቃ ነው በቃ ማለት ነው። እና እንደዚህ አይነት መቀመጫዎችን ያው እደጋግማለሁ ለሰዎችም እንደዚህ ሰዎች እንዲገዙ ምናምን አበረታታለሁ ምክንያቱም ያው አሪፍ ነው። እንደዚህ አይነት ነገር ሁሉም ቤት ቢኖር አሁን እኔ ገዛሁት እና ሌላም ቦታ ቢኖር እንደዚህ ሁሉም ቤት ቢኖር ማለት ነው በጣም አሪፍ ነው። በጣም ጠቃሚ ስለሆነ ሁላችሁም እንድትገዙት እንድትጠቀሙት እላለሁ ማለት ነው። ምክንያቱም ለምንድነው? እንደዚህ አይነት እቃዎች እቤትን ያሳምራሉ ለምሳሌ እንደዚህ ልዩ የሆነ በጣም ቆንጆ የሆነ በጣም ማራኪ የሆነ በጣም ውብ የሆነ መቀመጫ ገዝተህ ቤት የምታስቀምጥ ከሆነ በጣም ያምራል እና ቤትህን በዛው ልክ እንዲያምርልህ መንገድን ይከፍትልሃል ማለት ነው። ስለዚህ ሁላችሁም እኔ የምመክራችሁን ነገር ሁላችሁም ማለት ነው ሁላችሁም እኔ የምመክራችሁን ነገር መቀመጫ ግዙ መቀመጫ ይጠቅማል። አሪፍ ትሉበታላችሁ ምናምን እና ታርፉበታላችሁ ትቀመጡበታላችሁ ስትቀመጡ ደግሞ ከብዙ ከብዙ ነገር ታርፋላችሁ ከድካም ታርፋላችሁ ከሀሳብ ታርፋላችሁ ትረጋጋላችሁ ሰውነታችሁ እረፍት ያገኛል ሰውነታችሁ እረፍት ሲያገኝ ደግሞ እናንተም አይምሮአችሁ ይረጋጋል ማለት ነው። ስለዚህ መቀመጫ ወንበር ይባላል አሁን እንደውም አንዳንድ ቦታ ላይ ወንበር ነው ስሙና ይሄ መቀመጫ የሚባለው ነገር እጅግ በጣም ጠቃሚ ነገር ነው። አስፈላጊ ነገር ነው። እኔ ቤት አለ። ልዩ የሆነ መቀመጫ አለ ማለት ነው እኔ ቤት እናንተ ቤት ይኑር አይኑር አለው ግን ያው ቢኖራችሁ ጥሩ ነው። እንዲኖራችሁም ደግሞ ያው እንደኔ በርትታችሁ ስሩ ቶሎ ቶሎ ስራ ስሩ ምናምን ነገር ከዛ ትገዛላችሁ ትጠቀማላችሁ ይጠቅማችኋል ማለት ነው። ምክንያቱም በጣም ጠቃሚ ስለሆነ ማለት ነው። እንደዛ አይነት መቀመጫዎች ብዙ ጊዜ አይገኙም። እና ያው የሚገኙት በምንድነው በገንዘብ ነው። ገንዘብ ካለ። መግዛት ይቻላል መግዛት እና መጠቀም ምናምን ነገር ይቻላል ማለት ነው። ስለዚህ ሁላችሁንም የምመክራችሁ ነገር። እንደዚህ አይነት መቀመጫዎችን ግዙና ተጠቀሙባቸው እላለሁ እኔ አሁን ሁለት ብቻ ነው ያለኝ። እገዛለሁ ወደፊትም እጨምራለሁ ማለት ነው። ስለዚህ ጨምሬ ስለምገዛ እናንተም እንደኔው ማለት ነው ጨምራችሁ ገዝታችሁ እንድትጠቀሙበት አደራ አደራ አደራ እላለሁ ማለት ነው። ምክንያቱም ምንድነው? መቀመጫዎች ቤትን ያሳምራሉ ውበት ይሰጣሉ ለቤት ማለት ነው። ስለዚህ ቢኖር መልካም ነው። ብትጠቀሙበት ማለት ነው። እንደዚህ ቤት ውስጥ አድርጋችሁ ምናምን ነገር እንደዚህ ለምሳሌ ቁጭ ብላችሁ ከጓደኛችሁ ጋር ወይ ከባለቤታችሁ ከሚስታችሁ ጋር ቁጭ ብላችሁ ብታዩ በጣም ጠቃሚ ነው። በጣም ነው የሚጠቅመው ምናምን ነገር እረፍት ታገኙበታላችሁ። ስትወያዩም ደግሞ ቆንጆ ቆንጆ ሀሳቦችን እንድትወያዩ ራሱ ያስባል ማለት ነው። እንትኑ ልዩ ልዩ የሆነ መቀመጫ ከሆነ ሀሳብ ራሱ ይሰጣቸዋል ሀሳብ ሼር ያደርግላቸዋል ማለት ነው። ስለዚህ ስለሚጠቅም በጣም ቆንጆ ስለሆነ መሳሪያ ስለሆነ ማለት ነው። እንድትጠቀሙ ሁለት አንድ ምናምን አይደለም በዛ አድርጋችሁ በዛ አድርጋችሁ ቤት ውስጥ ሞላ አድርጋችሁት ብትጠቀሙበት ተጠቃሚ ትሆናላችሁ ብዬ አስባለሁ። ምክንያቱም ቆንጆ ነገር ሁል ጊዜ ይፈለጋል ቆንጆ ነገር ይፈለጋል በቃ ሁልጊዜ እንደዚህ ቆንጆ ነገር የምታዘጋጁ የምታቀርቡ ከሆነ ሁሌ ተፈላጊ ትሆናላችሁ ማለት ነው። ስለዚህ ተፈላጊነታችሁ እንዲጨምር ተወዳጅ እንድትሆኑ ተመራጭ እንድትሆኑ ሁል ጊዜ ሁል ጊዜ ደግሞ ሁሉ ቦታ ላይ። እንደዚህ ሰው እናንተ ቤት በሚመጣ ለምሳሌ አሁን እኔ ቤተሰቦች ሲመጡ በጣም ነው ደስ የሚላቸው ረክተው ተደስተው ምናምን ፈገግ ብሎ በደስታ ቁጭ ብሎ ነው ወጥተው የሚሄዱት። ምክንያቱም እኔ ቤት ያለው ይሄ ዋናው መቀመጫው ማለት ነው እጅግ በጣም ያማረና ልዩ መቀመጫ ስለሆነ ማለት ነው። ስለዚህ እኔ ቤት ልዩ መቀመጫ አለ

የቪዲዮ ጥሪ ታደርጋለህ ይላል ጥያቄው? የቪዲዮ ጥሪ አደርጋለሁ። ምክንያቱም ያው የቪዲዮ ጥሪ ማድረግ በጣም ጠቃሚ ስለሆነ በጣም አስፈላጊ ስለሆነ። ለምሳሌ ልናወራ የፈለግነውን ሰው። በድምጽፅ ከሚሆን እንደዚህ በቪዲዮ ሲሆን። ሰውየው ማን እንደሆነ ምን እየሰራ እንዳለ ለምሳሌ አሁን ሊሸውደን ሊፈልግ ይችላል አንተ እኔ እንትና ነኝ ምናምን ብሎ ማለት ነው ሊሸውደን ሊፈልግ ይችላል። ስለዚህ ያንን ሰው እንዳይሸውደን እንደዚህ በቪዲዮ ጥሪ ልናገኘው እንችላለን ማለት ነው። ከዛ በኋላ ወይ ደግሞ ሌባ ከሆነ ሌባ ለምሳሌ የሆነ ስልካችንን ወይም ደግሞ የሆነ ላፕቶፓችንን ሰርቆ ምናምን ነገር ቢሰወር ማለት ነው። በዚህ በቪዲዮ ጥሪ ልናገኘው እንችላለን። ስለዚህ የቪዲዮ ጥሪ ማድረግ በጣም አስፈላጊ ነው ማለት ነው። ሌላው ደግሞ የሆነ ሰው ሊዋሽን ይችላል። እኔ ያለሁት እንደዚህ እንደዚህ እንደዚህ ቦታ ነው። እንደገና ደግሞ እንትን እንደዚህ እንደዚህ እየሰራሁ ነው ምናምን ብሎ ማለት ነው ሊዋሸን ይችላል። ስለዚህ ያንን ሰው ምንድነው የምናደርገው በዚህ በቪዲዮ ጥሪ አማካኝነት። ውሸቱን እንይዘዋለን ማለት ነው። እንዴት ነው የምንይዘው? ለምሳሌ መስሪያ ቤት ከሆነ አለው ብሎ ያለን ከዛ በኋላ ልክ እኛ ቪዲዮ ጥሪ ስናደርግለት። እሱ ግን ያለው ሌላ ቦታ ከሆነ እየዋሸን ነው ማለት ነው። ስለዚህ እንዳይዋሸን ያዝነው ማለት ነው። ግልጽ ነው አይደለ? እና ቪዲዮ ጥሪ ለዚህ ይጠቅማል። ሌላው ደግሞ መረጃ ራሱ መረጃን በስነስርዓት ቁጥር አድርጎ በስነስርዓት ሰብስቦ ለማስቀመጥ ቪዲዮ ጥሪ እጅግ በጣም አስፈላጊ ነው። ለዚህም ይጠቅማል ለምሳሌ ከሆነ ሰው ጋር በድምጽ ብቻ ከሆነ የምናወራው ከማን ጋር እንዳወራን በግልጽ ማወቅ አንችልም። ገብቷችኋል አይደለ? ለምሳሌ ያንን ሰውዬ በአካል የማናውቀው ከሆነ። የምናውቀው እንደዚህ ድምፁን ብቻ ከሆነ። በቪዲዮ ጥሪ በምናወራው ጊዜ ግን። ምን እናደርጋለን ማለት ነው። ያንን ሰውዬ እያወቅነው እያወቅነው እያወቅነው እንሄዳለን ማለት ነው። ሌላ ደግሞ በቪዲዮ ጥሪ እንደዚህ በምንጠቀም ሰዓት ያን ቪዲዮ የደወልንለት ሰውዬ። ምን አይነት እቃ እንዳለው ምን አይነት ቤት ውስጥ እንደሚኖር። ምን እየሰራ እንዳለ። ገብቷችኋል አይደለ? ይህንንም ማወቅ እንችላለን ማለት ነው። ስለዚህ ቪዲዮ ጥሪ ማድረግ በጣም ጥሩ ነው በጣም ተገቢ ነው። ግን እንደዚህ ቦታዎች አሉ ለምሳሌ ለቪዲዮ ጥሪ የማይመቹ ቦታዎች አሉ። ገብቷችኋል አይደለ? ለምሳሌ ገጠር አካባቢ ላይ ከሆነ ቪዲዮ ጥሪ አይመችም ቪዲዮ ጥሪ ማድረግ ብዙም አይመችም ማለት ነው። ግን ከተማ ላይ ከሆነ። እንደዚህ የ አየር የማይጨናነቅ ከሆነ የሚመች ከሆነ ቪዲዮ ጥሪ ስናደርግ። ድምጾች ጥርት እያሉ የሚወርዱና የሚወጡ ከሆነ ማለት ነው። ቪዲዮ ጥሪም በጣም ጠቃሚ ነው በጣም አስፈላጊ ነው። ስለዚህ ነው ቪዲዮ ጥሪ አድርጉ የምለው ማለት ነው። እና ምንድነው ሌላው ነገር? ቪድዮ ጥሪ የሰዎችን ውበት ታይበታለህ ማለት ነው። ጥቁር ነው። ቀይ ነው። ምንድነው? መልኩ የሰውዬ ወፍራም ቀጭን ነው። ምንድነው? በቃ ገብቷቹሃል አይደለ? ምን አይነት ሰው ነው እሱ ምናምን የሚለውን ነገር ማለት ነው። እናይበታለን ማለት ነው። በቪዲዮ ጥሪ ስለዚህ እኔ ቪዲዮ ጥሪ አደርጋለሁ። ቪዲዮ ጥሪ እያደረኩኝ ማለት ነው። ብዙ ነገሮችን አግኝቼበታለሁ። ለምሳሌ አሁን በቀደምለት የሆነ ሰውዬ እንደዚህ ሊያታልለኝ ፈለገ ማለት ነው። ልንገራችሁ ታሪኩን። ሊያታልለኝ ፈልጎ እንደዚህ በድምጽ ደውሎ በእንትን ነኝ ምናምን ምናምን ነገር አለ ማለት ነው። ከዛ በኋላ እኔ ደግሞ ሰማለሁ ነው እንዴ? ከዛ በቪዲዮ ጥሪ ደወልኩለትና ከዛ እያለበትን አገኘሁት ሰውየውን ማለት ነው። ከዛ በኋላ የት ነው አንተ ያለሀው ምናምን ነገር አልኩት። እንትን ነኝ በዚህ ጋር ገብቼ በዚህ ወጥቼ ምናምን ነገር አለ። ስለዚህ እንደዚህ አይነት ውሸታም እንደዚህ አታላይ ምናምን አይነት አጭበርባሪ ሰዎችን ማለት ነው። መያዝ ይቻላል ማለት ነው። በአጭሩ እንደዚህ ቪዲዮ ጥሪ በማድረግ ስለዚህ። ቪዲዮ ጥሪ የጠቀመኝ እኔ በዚህ በዚህ ነው። ስለዚህ ሁል ጊዜም ቪዲዮ ጥሪ እጠቀማለሁ ቪዲዮ ጥሪ አደርጋለሁ ማለት ነው።

የስራ እድገት እየፈለክ ነው? ይላል የስራ እድገት እየፈለክ ነው የሚለውን እንትኑ ራሱ ማለት ነው አይገልጸውም እውነቴን ነው የምላችሁ በጣም ነው የስራ እድገት እየፈለኩ ያለሁት ማለት ነው ምክንያቱም አሁን ያለሁበት ያው ጥሩ ነው እኮ ምንም የከፋ ደረጃ ላይ አይደለም ያለሁት ግን የስራ እድገት ባገኝ ደግሞ በጣም ነው ደስ የሚለኝ ደግሞ የሆኑ የሆኑ ነገሮችን እያደረኩ ነው ምናምን ማለት ተፍ ተፍ እያልኩ ነው የሚጠበቅብኝን ነገር ለማድረግ ምናምን ነገር እየሞካከርኩ ነው ግን ያው ለሰው ልጅ በጣም መሰረታዊ ነገር ነው የስራ እድገት ማግኘት በጣም ጥሩ ነገር ነው ምክንያቱም ህይወቱን ይለውጥበታል አንዳንድ ነገሮችን ያስተካክልበታል ምናምን ነገር እና በሚሰራው ስራም ደግሞ ደስተኛ እንዲሆን ውጤታማም እንዲሆን ምን ያስፈልገዋል ማለት ነው የሰው ልጅ እድገት ያስፈልገዋል በሚሰራው ስራ ለምሳሌ እንደ መቀመጫ እዚህ አስቀምጠነው ሃያ አመት ሰላሳ አመት እዛው ቦታ የሚቆይ ከሆነ ያ ሰው አይደለም እቃ ነው በቃ ገብቷችኋል አይደለ እቃ ራሱ ከሆነ ጊዜ በኋላ እኮ ዋጋው ይቀንሳል ስለዚህ ያ ሰው ወይ መቀነስ አለበት ወይ መጨመር አለበት እኔ ባለበት ዝም ብሎ መቆየት ማለት ብዙም እንትን አይልም ማለት ነው ብዙም እኔ በበኩሌ ብዙም ደስ አይለኝም እና መሆን ያለበት ምንድነው እንትን ምንድነው የስራ እድገት በየጊዜው እየተከታተልክ እኔ አሁን ለምሳሌ የራሴን ላውራላችሁና በየጊዜው በቃ እንደዚህ ማስታወቂያዎች በወጡ ቁጥር ምናምን እከታተላለሁና የሚወጡ ማስታወቂያዎች ደግሞ ምን አይነት ናቸው የሚለውን በደንብ እየተከታተልኩ ከእኔ ባህሪ ጋር ከእኔ ስራ ጋር ምንድን ናቸው የሚሄዱት ምናምን የሚለውን ደግሞ በደንብ እያየሁ ማለት ነው ግራ ቀኙን በደንብ እንትን እያልኩኝ ነው ከዛ በኋላ አመለክታለሁ እንደዚህ እመለከታለሁ እንደዚህ እንትን ሳገኝ የስራ ማስታወቂያ ምናምን የእድገት ስራ ማለት ነው ሲወጣ ምናምን ነገር አመለክታለሁ ከዛ ለፈተና ራሴን አዘጋጃለሁ ፈተና አነባለሁ ደግሞ ለፈተና እንደዚህ ምናምን አነባለሁ ከዛ እዘጋጃለሁ ለዛ ለፈተና ጥያቄው ማለት ነው ምን አይነት ጥያቄ ሊወጣ ይችላል ለምሳሌ ምን እንዴት ባነብ ለእድገት ለስራ እድገት ለፈተና ከቀረቡ ሰዎች እኔ እጩ ሆኜ አንደኛ ሆኜ እንዴት አሸንፌ አልፋለሁ የሚለውን ነገር በደንብ እንትን እልበታለሁ ማለት ነው እዘጋጅበታለሁ በደንብ እዘጋጅበታለሁ አነባለሁ አጠናለሁ ብዙ የፈተና ከዚህ በፊት ሰዎች የወሰዱትን ለምሳሌ የስራ እድገት ያገኙ ሰዎች ያለፉ ፈተናዎችን በደንብ ደጋግሜ አያቸዋለሁ እንደገና ራሴም እንትን እላለሁ አነባለሁ ምናምን ነገር ማለት ነው ራሴም አነባለሁ ፈተናዎችን እንደገና ራሴ ራሴን በራሴ ማለት ነው ራሴን እየፈተንኩ ምናምን በቃ አዘጋጃለሁ ራሴን እና ከዚህ በፊት አልገጠመኝም የሚገርማቸው ነገር ባለፈው የሆነ ፈተና ገጠመኝ ትንሽ እድገት ነው የሚባል አይነት እድገት አይደለም ግን ያው እድገት ነው ግን አግኝቼዋለሁ የሚገርማቸው በቃ አንደኛ በሆነ ውጤት ነው እንትን ብዬ ማለት ነው ውጤት ራሱ አሪፍ ቆንጆ ውጤት ሰርቼ ነው ያለፍኩት ማለት ነው ስለዚህ ያው ማንም ሰው እንደሚያደርገው እኔ የስራ እድገት እፈልጋለሁ በጣም ነው የምፈልገው ግን ያን እዛ ቦታ ለመድረስ ደግሞ ያው እንትን ያስፈልጋል የግል ምንድነው ጥረት ነው የሚባለው የግል ጥረት ተነሳሽነት ምናምን ነገር በጣም ነው የሚያስፈልገው እንደዛ አይነት ቦታዎች ላይ ለመድረስ እንደዛ አይነት ቦታዎችን ለማግኘት ነው ለምሳሌ የምትፈልገውን ነገር ለማግኘት እኮ ያው ዋጋ መክፈል አለብህ ዋጋ ግን እንዴት ነው የምከፍለው መቼ ነው የምከፍለው ለምንድነው የምከፍለው የሚለውን ነገር ደግሞ ለይቶ ማወቅ ወሳኝ ነገር ነው ማለት ነው ስለዚህ የስራ እድገት እየፈለኩ ነው መፈለጌ ደግሞ ያው ሀጢያት አይደለም ምክንያቱም ያው ራስህን መቀየር አለብህ ሰርተህ ምናምን ነገር ከፍ ከፍ ወዳለ ህይወት ራስህን ማሸጋገር አለብህ ራስህን ከስራ ጋር ራስህን ማዋሃድ መቻል አለብህ ሰርተህ ደግሞ ማሳየት አለብህ ከስር ደግሞ ያሉ ሰዎችን እንደገና ለመርዳት ምናምን ነገር ለመደጎም ምናምን ነገር ራስህን ዝግጁ ማድረግ አለብን ማለት ነው ስለዚህ እድገት በጣም ወሳኝ ነገር ነው ለሰው ልጅ ገብቷችኋል አይደለ ወደፊት ደግሞ እንደዚህ ከፍ እያልክ ከፍ እያልክ ስትሄድ ያው ቤተሰብ ትመሰርታለህ ከዛ ልጆች ይመጣሉ እነሱን ማኖር ምናምን እና በቃ ወደዛ ወደዛ ስትል ቢዚ ትሆናለህ ስለዚህ በጊዜ ማለት ነው ራስህን ቦታ ቦታ ቦታ ነገር አስይዘህ እድገትም ከሆነ የስራ እድገትም ከሆነ ማለት ነው ቶሎ ቀልጠፍ ቀልጠፍ ቀልጠፍ ብዬ እኔ አሁን መያዝ ነው የምፈልገው ማለት ነው ስለዚህ በጣም ነው እንደዚህ የስራ እድገት እፈልጋለሁ